ዶሮ አለ ሆይ አዎ። አብዛኛውን ጊዜ ዶሮ። አረብአለው ምክንያቱም ዶሮ ለእንቁላል እና እንዲሁም ዶሮዎች ደግሞ። የጩጬዎቹ ይወጣሉ አሁን እነዚህ በኮቤተር የምፈለፈሉት ማለት ነው። እነሱ የአርባ አምስት ቀን ምናምን ሲሆናቸው ይወጣሉ እነሱ ከወጡ በኋላ። ጥራ ጥሬ እየተሰጣችሁ እየተመገቡ ያድጋሉ ማለት ነው። እሄንን እየተመገቡ ካደጉ በኋላ እነሱ ወደተሻላቸው መጠን እየሄዱ እያደጉ ሲመጡ እነዚህን በቀጥታ ሆነ በተዘዋዋሪ ገንዘብ ያስገኙናል ማለት ነው። በቀጥታ ስንል እነሱ ራሳቸውን እንቁላላቸውን መጠቀም ብንችል ራሷ ደሮዋን ለምግብነት ብናውል እንዲሁም ሽጠን ደግሞ ከዶሮዎቹ ገቢ ማግኘት እንችላለን ማለት ነው። እሄንን እያሰባሰብን እና እያደረግን ብንሄድ ለእኛ ልናገኘው የምንችል ጥቅም እየተሻለና እያደገ እየጨመረ ይመጣል ማለት ነው። ስለዚህ ዶሮ እርባታ በጣም ቆንጆና ጥሩ ነገር ሊያስገኘንና ለእኛ አሪፍ ነገር ሊሰጠን የሚችል ጉዳይ ነው ማለት ነው። ስለዚህ በዚህ ጉዳይ እያንዳንዳችን ሀላፊነት ወስደን ሁሉም ሰው ዶሮ ቢያረባ መልካም ነው። ስለዚህ የዶሮ ጥቅም በጣም ዘርፈ ብዙ ነው። በበዓል ወቅት በዓልን ለማክበር የዶሮ ስጋ ውድ ነውና። ዶሮ ማለት ለምግብነት ትውላለች። እንቁላል በዚህ በዚህ መልኩ እሷም የምትሰጠው ጥቅም ከፍ ያለ ነው ማለት ነው።